ዛሬ ስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኝና እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ ፅፋለው በ ኮምፒተር ላይ እለማመዳለሁ። አንዳንድ ተግባሮች መሰብሰብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼም እንዲህ እየተማሩ ናቸው። በእርስ እንረዳዳለን የስልጠናን ቁሳቁስ ይሰጡናል። የአዲስ ክህሎት ለስራ ያግዛል የምቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ ያለመቋረጥ ይለውጣል።